የሽያጭ ግቦች አሉ ወይ? ለሚለው ጥያቄ አዎ የሽያጭ ግቦች አሉኝ በምሰራው ስራ ላይ በቀን ውስጥ ይሄን ያህል እሸጣለሁ በወር ውስጥ ይሄን ያህል እሸጣለሁ የሚል እንዲሁም በሳምንት ውስጥ ይሄን ያህል እሸጣለው የሚል የሽያጭ ግቦች አሉኝ። አንድ ሰው ያው የሽያጭ ሰራተኛ ከሆነ የሽያጭ ግቦች ሊኖሩት ይገባል። ይሄን ያህል እሸጣለሁ የሚል ምክንያቱም ያው ቀጣይ ሁኔታውን እድገቱንና አለማደጉን በዛ ነው ሊያውቅ የሚችለው። እና የሽያጭ ግቦች ግዴታ ነው አንድ ሰው በሚሰራው ስራ ላይ። እና የሽያጭ ግቦች አሉህ ለሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው የሽያጭ ግቦች አሉኝ እነሱም የቀን የሳምንት እና የወር የሽያጭ ግቦች አሉኝ ምክንያቱም የሽያጭ ግቦች ስላሉኝ ማለት ነው። የሽያጭ ግቦች በሚሰራው ስራ ላይ ግዴታ ሊኖር ይገባል የሽያጭ ግብ ውጪ የሽያጭ ግብ ከሌለ የምትሰራው ስራ ምን ያክል ውጤታማ እንደሆነ እና በምን መልኩ መቀጠል እንዳለበት በትክክል ልናውቅ ስለማንችል። የሽያጭ ግቦች ያው ሊኖሩን ግዴታ ነው። እና የሽያጭ ግብ ያስፈልጋል አንድ ሰው የሚሰራው ስራ ላይ ማለት ነው። እና እንደ አጠቃላይ የሽያጭ ግቦች አሉ የሚለው ጥያቄ የኔ መልስ የሚሆነው የሽያጭ ግቦች አሉኝ። እነሱም የሳምንት የሽያጭ ግብ የወር የሽያጭ ግብ እና የአመት የሽያጭ ግብ የሚል አለ። እነዛ ግቦች ላይ እነዛን ግቦች ለማሳካት ጥረት አድርገን ያው ሽያጫችንን እንሰራለን ማለት ነው። ስለዚህ አንድ ሰው የሽያጭ ሰራተኛ ከሆነ የሽያጭ ግብ ሊኖረው ግዴታ ነው ይሄ ያስፈልጋል። ምክንያቱም ያው እድገቱንና አለማደጉን ምን ያክል መንቀሳቀሱን የሚያውቀው በዛ ግብ ነው። በዛ ባቀደው በወጠነው ግብ ይሄን ያህል እሸጣለሁ ብሎ ግብ ሲኖረው ያን ሽያጭ ማሳካትና አለማሳካቱን በዛ ሊያቅ ይችላል። ስለዚህ የሽያጭ ግብ ግዴታ ነው አንድ ሰው በሚሰራው ስራ ላይ የሽያጭ ግብ ሊኖረው ይገባል እና እንደ እንደአጠቃላይ ስንወስደው እኔም የሽያጭ ግቦች አሉ ወይ ለሚለው ጥያቄ አዎ የሽያጭ ግቦች አሉ። የሚለው ይሆናል የእኔ መልስ ማለት ነው። እነሱም ደግሞ የሳምንት የሽያጭ ግብ የቀን የሽያጭ ግብ እና የወር እንደዚሁም የአመት የሽያጭ ግቦች አሉኝ። ምክንያቱም ያው የሽያጭ ግቦች ስላሉኝ ማለት ነው። በሚቀጥለው እሰራና ካለፈው ደግሞ ምን ያክል ስህተትና ደካማ ጎን እንዲሁም ጠንካራ ጎን እንዳለው በሽያጭ ግባችን ነው ልናውቅ የምንችለው አንድ ሰው በሚሰራው ስራ ላይ ግዴታ የሽያጭ ግቦች ሊኖሩት ይገባል። የሽያጭ ግብ ያለው ሰው እንቅስቃሴውን በምን በመልኩ እንደሚንቀሳቀስና ምን እየሰራ እንደሆነ በትክክል ማወቅ ስለሚችል የሽያጭ ግብ ያስፈልጋል በሚሰራው ስራ ላይ ማለት ነው። ስለዚህ በሽያጭ ግብ ላይ የግዴታ ያስፈልጋል በምንሰራው ስራ ላይ ማለት ነው። እና የሽያጭ ግቦች አሉ ወይ ለሚለው ጥያቄ እንደ አጠቃላይ የእኔ መልስ የሽያጭ ግቦች አሉኝ ነው። ምክንያቱም የሽያጭ ግቦች ስላሉኝ ማለት ነው። እነዛም የሽያጭ ግባዎች የሳምንት የሽያጭ ግብ የቀን የወር እንደዚሁም ደግሞ የአመት የሽያጭ ግቦች አሉኝ። እነዛን ግቦች ማስቀመጥ ግዴታ ነው። ምን ያክል ስራ እንደሰራን እና ምን ያክል ውጤታማ እንደሆንን ውጤታማ እንዳልሆንን በዛ ነው ልናውቅ የምንችለው። የሽያጭ ግብ ግን ከሌለን ምን ያክል እንደሰራንና እንደተንቀሳቀስን ልናውቅ ስለማንችል የሽያጭ መኖር ግዴታ ነው ማስቀመጥ አለብን ማለት ነው። እና እኔ በምሰራው ስራ ላይ ግቦች አሉኝ የሽያጭ ግቦች። የቀን የሽያጭ ግብ የሳምንት የሽያጭ ግብ የወር እና እንደዚሁም ደግሞ የአመት የሽያጭ ግብ አለኝ ይሄን ያህል እሸጣለው የሚል ግብ አስቀምጬ ነው የምንቀሳቀሰው የምሰራው ማለት ነው። ምክንያቱም እነዛ ጠንካራ ጎኔንና ደካማ ጎኔን ምን ያክል እንደሸጥኩ ምን ያክል እንዳልሸጥኩና ምን ያክል እንዳተረፍኩ እንዳላተረፍኩ ላውቅ የምችለው በዛ በሽያጭ ግብ አማካኝነት ስለሆነ ማለት ነው። እና አንድ ሰው በሚሰራው ስራ ላይ ግዴታ የሽያጭ ግብ ሊኖረው ይገባል። እና እንደ አጠቃላይ ስንወስደው የሽያጭ ግቦች አሉ ወይ የሚለው ጥያቄ የእኔ መልስ የሚሆነው የሽያጭ ግቦች አሉኝ። እነዛም የሳምንት የቀን የወርና የአመት የሽያጭ ግቦች አሉኝ ማለት ነው። በእነዛ በሽያጭ ግቦች ነው እንቅስቃሴ ላውቅ የምችለው ምን ያክል እንደተንቀሳቀስኩ ምን ያክል እንደሸጥኩ ምን ያክል እንዳልሸጥኩ ምን ያክል ደካማ ጎን ምን ያክል ጠንካራ ጎን እንዳለኝ ላቅ የምችለው። በዛ በሽያጭ ግብ አማካኝነት ስለሆነ የሽያጭ ግብ አስቀምጬ ነው የምንቀሳቀሰው። አንድ ሰው በሚሰራው ስራ ላይ የግዴታ የሽያጭ ግብ ማስቀመጥ እና መንቀሳቀስ አለበት ምን ያክል መስራት እና አለመስራቱን ሊያውቅ የሚችለው በዛ በሽያጭ ግብ አማካኝነት ስለሆነ ማለት ነው። ስለዚህ እንደ አጠቃላይ ስንወስደው የሽያጭ ግቦች አሉ ወይ ለሚለው ጥያቄ የእኔ መልስ አዎ የሽያጭ ግቦች አሉኝ። እነሱም የቀን የሽያጭ ግብ የሳምንት የሽያጭ ግብ። የወር የሽያጭ ግብ እና የአመት የሽያጭ ግብ የሚባሉ ግቦችን አስቀምጬ ነው ሽያጮቼን ምሰራው። ምክንያቱም የሽያጭ ግቦች ስላሉኝ ማለት ነው። የሽያጭ ግብ ደግሞ አስፈላጊ ነው በስራ ላይ ብዬ ስለማምን። አንድ ሰው ምን ያክል ጠንካራ ጎን እንዳለውና ደካማ ጎን እንዳለው ምን ያክል እንደሸጠ እና እንዳልሸጠ ሊያውቅ የሚችለው እነዛን የሽያጭ ግቦች አስቀምጦ ነው እንቅስቃሴውን በትክክልና በደንብ በጤነኛ ሁኔታ ሊመራና ሊያውቅ የሚችለው ስለዚህ እንደዛ ነው ብዬ ስለማምን የሽያጭ ግቦችን አስቀምጬ ነው የምንቀሳቀሰው። እና እንደ አጠቃላይ ስንወስደው የሽያጭ ግቦች አሉ ወይ ለሚለው ጥያቄ የእኔ መልስ የሚሆነው የሽያጭ ግቦች አሉኝ ነው። ምክንያቱም ያው የሽያጭ ግቦች ስላለኝ ማለት ነው

ምን ያክል ጊዜ ወደ ገበያ ትሄዳለህ የሚለው ጥያቄ? ወደ ገበያ የምሄደው እኔ በሳምንት ውስጥ ቢያንስ ሁለት ቀን። እነሱም ቅዳሜና እሁድ ወደ ገበያ እሄዳለሁ የሚያስፈልጉኝን ነገሮች ለመግዛት። እና የተለያዩ ነገሮችን ለመሸመት ወደ ገበያ እሄዳለሁ በሳምንት ውስጥ ሁለት ቀን ቅዳሜና እሁድ ቀን ማለት ነው። ቅዳሜ ከሰአት እረፍት ነኝ እሁድ ደግሞ ሙሉ ቀን እረፍት ስለሆንኩኝ እነዛን የእረፍት አጋጣሚዎች ተቀምዬ ወደ ገበያ እሄድና የሚያስፈልጉኝን ነገሮች እገዛለሁ። የሚያስፈልጉኝን ነገሮች ያው ከዚህ መጀመሪያ ከዛ በፊት በዝርዝር ጽፌ አስቀምጥና እነዛን የሚያስፈልጉኝ ነገሮች በቀን በቀን ሄጄ አልገዛም በሳምንቱ ውስጥ ሁለት ቀን መድቤ ቅዳሜና እሁድን ሄጄ የሚያስፈልጉኝ ነገሮች እገዛለሁ። ቅዳሜ ከሰአት በኋላ እና እሁድ ቀድሞ ሙሉ ጊዜ ስላለኝ የሚያስፈልጉኝ ነገሮች በሙሉ ሄጄ ከገበያ ገዝቼ እመጣለሁ ማለት ነው። ስለዚህ ምን ያክል ጊዜ ወደ ገበያ ትሄዳለህ ለሚለው ጥያቄ? የኔ መልስ የሚሆነው እንደ አጠቃላይ። በሳምንት ውስጥ ሁለት ቀን ቅዳሜና አሁን ቀን ወደ ገበያ እሄዳለሁ ማለት ነው በነዛ ቀኖች ውስጥ ነው የሚያስፈልገኝን ነገር የምትገዛው። ምክንያቱም በሳምንት ውስጥ ሁለት ጊዜ ወደ ገበያ ስለሚሄድ ማለት ነው። በፕሮግራም አድርጎ በሳምንት ውስጥ የተወሰነ ቀን ገበያ መሄድ ጥሩ ነው። እንደ አጋጣሚ በተገኘው አጋጣሚ ዝም ብሎ መሄዱ ያው ጥሩ አይደለም ከስራም ስለሚያጉላልዳ። እና እኔ ፕሮግራም አድርጌ በሳምንት ውስጥ ቢያንስ ሁለት ቀን ወደ ገበያ እሄዳለሁ የሚያስፈልጉኝ ነገሮች ለመግዛት። እና በሳምንት ሁለት ቀን ወደ ገበያ እሄዳለሁ ወደ ገቢያ የምሄድበት ቀን በሳምንት ውስጥ። ሁለት ቀን ነው በነዛ ቀኖች ውስጥ የሚያስፈልገኝን ነገር ያው ሄጄ እገዛለሁ ማለት ነው። የጎደሉኝን ነገሮች። የሚያስፈልጉኝ ነገሮች ለስራዬም ይሁን ለቤቴም ለግሌም የሚያስፈልጉኝ ነገሮች። ሄጄ በነዛ በሁለት ቀኖች ውስጥ የሚያስፈልገኝን ነገር እገዛለሁ። ምክንያቱም እነዛ ሁለት ቀኖች በቂ ናቸው በሳምንት ሁለት ቀን። ወደ ገበያ ሄዶ የሚያስፈልገውን ነገር ለመግዛት አንድ ሰው። በቂ ጊዜ ነው እንደዛ ብዬ ስለማምን በሳምንት ውስጥ። ሁለት ቀን የሄጄ የሚያስፈልገኝን ነገር። እገዛለሁ በገበያው የምሄደው ወደ ሳምንት ውስጥ ሁለት ቀን ነው። ፕሮግራም አድርጌ ባገኘሁት አጋጣሚ ዝም ብዬ አልሄድም። ለፕሮግራም ነው ያው ስራዬን እንዳይጉላላ እንዳይበደል። ፕሮግራም አድርጌ በሳምንቱ ሁለት ቀን እሄዳለሁ ወደ ገበያ ወደ ገበያ ሄጄ የሚያስፈልገኝን ነገር እገዛለሁ። እነዛን በሳምንት ቅዳሜና እሁድ ቀን ነው። ቅዳሜ ግማሽ ቀን እረፍት ነኝ ግማሽ ቀን። የተወሰነ ነገር ሄጄ እገዛለሁ እንዲሁም ደግሞ እሁድ ሙሉ ቀን እረፍት ስለሆንኩኝ። ሙሉ ቀንም እዛ ሄጄ ወደ ገበያ ሄጄ ሙሉ ቀን ባልገዛም። እስከሚበቃኝ ድረስ ባለን ጊዜ ገዝቼ እመለሳለሁ ማለት ነው። ስለዚህ እንደ አጠቃላይ ምን ያክል ጊዜ ወደ ገበያ ትሄዳለህ የሚለው ጥያቄ? የኔ መልስ የሚሆነው እንደ አጠቃላይ። በሳምንቱ ሁለት ቀን እነሱም ቅዳሜና ቅዳሜ ግማሽ ቀንና እሁድ ሙሉ ቀን። በሚለው ብያዝልኝ ጥሩ ነው ብዬ አስባለሁ። ምክንያቱም በሳምንት ሁለት ቃል ስለሚሄድ ማለት ነው። እና በፕሮግራም አድርገን በሳምንት ውስጥ የተወሰነ ቀን ወደ ገበያ መሄድ አለብን። የሚያስፈልጉን ነገሮች ለመግዛት እንደዛ ብዬ ስለማምን። በሳምንት ሁለት ቀን ሄጄ የሚያስፈልጉኝ ነገሮች እገዛለሁ ወደ ገበያ። እና በሳምንት ውስጥ ሁለት ቀን ነው ወደ ገበያ የምሄደው። ገበያ ሄጄ የሚያስፈልገኝን ነገር እገዛለሁ ገበያው ቦታውም ከቤቴም ብዙም ስለማይርቅ። ሄጄ የሚያስፈልገኝን ነገር። ፕሮግራም አድርጌ ገዝቼ ገበያ ሄጄ ተገበያይቼ እመለሳለሁ ማለት ነው። ስለዚህ ምን ያክል ጊዜ ወደ ገበያቴ ትሄዳለህ ለሚለው ጥያቄ? እንደ አጠቃላይ እኔ መልስ የሚሆነው በሳምንት ውስጥ ሁለት ቀን ነው።

ዋው ቀዝቃዛ አየር ሁኔታ ትወዳለህ ወይ ለሚለው ጥያቄ? ቀዝቃዛ አየር ሁኔታ በጣም ነው እምወደው። ቀዝቃዛ አየር ሁኔታ እኔ ከሙቀት ይልቅ በጣም ቀዝቀዝ ያለ በጣም ባይሆን መካከለኛ የሆነ ቀዝቃዛ የአየር ሁኔታ በጣም ይስማማኛልና ደስ ይለኛል። ሙቀት አልወድም ቀዝቃዛ አየር ሁኔታ ነው እምወደው። ምክንያቱም ያው ስለማያጨናንቀኝ እና ለጤናዬም ስለሚስማማኝ። ቀዝቃዛ የአየር ሁኔታን በጣም እወዳለሁ። ስለዚህ ቀዝቃዛ የአየር ሁኔታን እወዳለሁ። ምን ያክል ቀዝቃዛ አየር ሁኔታን ትወዳለህ ወይ ለሚለው ጥያቄ? እንደ አጠቃላይ የእኔ መልስ። ቀዝቃዛ የአየር ሁኔታን እወዳለሁ የሚለው ይሆናል ምክንያቱም ቀዝቃዛ አየር ሁኔታን ስለምወድ ማለት ነው

በልጅነትህ የምትወደው ጨዋታ ምን ነበር? ለሚለው ጥያቄ በልጅነቴ እኔ የምወደው ጨዋታ እግር ኳስን ነው። እግር ኳስ መጫወት በጣም ደስ ይለኛል በጣም ያስደስተኛል። እና በልጅነቴ ኳስ እጫወት ነበር። እና የተለያዩ ስፖርት ነክ የሆኑ ጨዋታዎች በጣም ደስ ይሉኛል። እና እንደ አጠቃላይ በልጅነቴ የምትወደው ጨዋታ ምን ነበር? ለሚለው ጥያቄ የኔ መልስ የሚሆነው እግር ኳስ መጫወት ነው። ምክንያቱም በልጅነቴ እግር ኳስ መጫወትን በጣም እወድ ስለነበር ማለት ነው። እና እግር ኳስ መጫወትን በጣም ያስደስተኛል

ለሌሎች? ማስተማር ትችላለህ ወይ ለሚለው ጥያቄ ለሌሎች ማስተማር አዎ እችላለሁ። አንድ በተሰጠኝ ርዕት ላይ ወይም እውቀት በአለኝ ነገር ላይ ሌሎችን ማስተማር እችላለሁ በጣም ደስ ይለኛል ያስደስተኛል። ስለዚህ ለሌሎች ማስተማር ትችላለህ ወይ የሚለው ጥያቄ አዎ ማስተማር እችላለሁ። ግን የማስተምረው ያው እውቀት ባለው ነገር ላይ እና በማውቀው ነገር ላይ ነው በማውቀው ነገር ላይ ማስተማር አልፈልግምም አልሞክርምም። እና ለሌሎች ማስተማር ትችላለህ የሚለው ጥያቄ? እንደ አጠቃላይ መልስ የሚሆነውን ማስተማር እችላለሁ የሚለው ይሆናል ማለት ነው። ምክንያቱም ለሌሎች ማስተማር ስለምትችል ማለት ነው

ኢንተርኔት አለኝ ኢንተርኔትም ደግሞ ያው የመንግስት የሆነ የቴሌ ኮሚኒኬሽን ኢንተርኔት እጠቀማለሁ በዳታ ነው በብር ይገዛና በሱ ነው የምንጠቀመው ወይም የምጠቀመው ማለት ነው እና ኢንተርኔት አለህ ወይ? ለሚለው ጥያቄ እንደ አጠቃላይ ለኔ መልስ የሚሆነው አዎ ኢንተርኔት አለኝ የግሌም ባይሆን የመንግስት ኢንተርኔት አለኝ እና በክፍያ ነው በሱ የምፈልገውን ነገር ያው እጠቀማለሁ ማለት ነው በኢንተርኔት ነው አብዛኛውን ነገር የምጠቀመው ስለዚህ ኢንተርኔት አለህ ወይ ለሚለው ጥያቄ እንደ አጠቃላይ ለኔ መልስ የሚሆነው ኢንተርኔት አለኝ ነው

የምትወደው መክሰስ ምንድነው? የሚለው ጥያቄ የምወደው መክሰስ ፓስታ ነው ምክንያቱም ያው መክሰስ ላይ ቀለል ያለ ምግብ ስለምፈልግ ፓስታ ይቀልኛል አያጨናንቀኝም። እና ያው ጥሩ ምቾት ስለሚሰማኝ ፓስታ መክሰሴን ብበላ በጣም ደስ ይለኛል። እና የምትወደው መክሰስ ምንድነው? ለሚለው ጥያቄ እንደ አጠቃላይ ነው መልስ የሚሆነው። የምወደው መክሰስ ፓስታ ነው። ምክንያቱም ያው ፓስታን ስለምወድ መክሰስ ላይ ብበላ ማለት ነው